የሸክላ እቃዎች እጠቀማለሁ አልፎ አልፎ ምግብ ለመብላት ክትፎ ለመብላት ጎመን ለመብላት እና ለተለያዩ ነገሮች እጠቀማለሁ አንዳንዴም አልጠቀምም። ግን ሸክላ ቶሎ ስለሚሰበር ብዙም በሸክላ ባልጠቀም ደስ ይለኛል። በሰሀን በትሪ ብበላ ደስ ይለኛል። ወይ በሸክላ

ከልጅነቴ የምዘከረው ነገር ያው አለ አልፎ አልፎ ትምህርት ቤት ለመሄድ በደንብ ጠንክሬ እንድማር የመሳሰሉትን ነገሮች እዘከራለሁ። ያው ትምህርት ጎበዝ እንደሆነ እና ጠንካራ ጎበዝ ተማሪ ያው ጥሩ ውጤት እንደሚያመጣ ይዘከር ነበር

የምችለው ቋንቋ ሁለት ቋንቋዎችን እችላለሁ። እነሱም አማርኛና እንግሊዘኛ። አማርኛ በደንብ ፐርፌክትሊ በደንብ በአሪፍ ሁኔታ አወራለሁኝ። እንግሊዘኛ ግን ያው እችላለሁ በደንብ ጥሩ በሚባል ሁኔታ ያው- እችላለሁ። እንግዘኛና አማርኛ እችላለሁ ማለት ነው።

ከቤቴ ስራ ቦታዬ ብዙም አይርቅም በትንሹ እስከ አርባ ሜትር ድረስ ቢርቅ ነው። እና ስለዚህ ያው ለቤቴ ቅርብ ነው ምሰራበት ቦታ። አያርቅም ብዙም እና ለቤቴ ያው ቅርብ ስለሆነ እመጣለሁ። እኔ ይመቸኛል። ቅርበቱም በታክሲም አልሄድም በቃ በእግሬ ነው የምሄደው።

ቅርጫት አለኝ አዎ እና ቅርጫቱ የፕላስቲክ ቅርጫት ነው። እና ምጠቀምበት ልብስ ለመያዝ ነው። አንድ አስራ አምስት ልብስ ይይዛል በውስጡ። አለኝ ቅርጫት ቅርጫት አለኝ ትንሽ ረዘም ያለ ነው ቁመቱ። ጎኑም ያው ብዙም ባይረዝም ትንሽ ሰፋ ያለች ነች። እና አንድ አስራ አምስት ልብስ አስራ ስድስት ልብስ ይይዛል ቅርጫት። አለኝ ከለሩም አረንጓዴ ነው አረንጓዴ ከለር ሲሆን። አለኝ ቅርጫት እና ቤት ውስጥ እጠቀምበታለሁ ለልብስ ማስቀመጫ እና ለተለያዩ ጨርቃ ጨርቆች ማስቀመጫ እጠቀምበታለሁ

ሹራብ መስፋት እችላለሁ ማለት የተቀደደ ሹራብ ማለት ነው። ግን አዲስ ሹራብ ሰፍቶ መስራት እኔ አልዋሽም አልችልም። ግን ሽራብ አዲስ ሽራብ ሆኖ ያው ትንሽ ከተቀደደ እንደ መጠገን አድርጌ መስፋት። እችላለሁ በመርፌ ሰፋለሁ መርፌና በክር አድርጌ አዎ ምክንያቱም። መስፋቱ ብዙም አይከብድም ቀላል ስለሆነ ሹራብ መስፋት እችላለሁ።

እኔ የምወደው ባህላዊ ምግብ ክትፎ ነው ክትፎ ይባላል የኢትዮጵያ ባህላዊ ምግብ ነው። ክትፎ እና እንዲሁም ደግሞ ዶሮ ወጥ። ዶሮ የኢትዮጵያ በጣም ተወዳጅ ጣፋጭ እና ልዩ የሆነ ምግብ ነው። የዶሮ ወጥ በበርበሬ በእንቁላል ተደርጎ በቃ በጣም ነው የምወደው በደንብ ጨርሼ ብናደርገኝ አርጌ ነው የምበላው። ዶሮ ወጣ

በተለይ በመሬት ላይ መቀመጥ ይመቸኛል አዎ በጣም እግሬን ሪላክስ ስለሚያደርገኝና ዘና ስለሚያደርግልኝ። በመሬት ተቀምጬ ብዙ ነገሮችን ብሰራ ብመገብ ብጽፍ ምን ብል በጣም ደስ ይለኛል። ወንበር ላይ ከመቀመጥ ይልቅ መሬት ላይ መጥነው እኔ በጣም የሚመቸኝና ደስ እሚለኝ።

የቅጥር ሂደት የለኝም። ያው ብዙም የምሰራው የራሴን ስራ ስለሆነ ተቀጥሬ አይደለም የምሰራው። ግን ከዚህ በፊት ግን ድሮ ተቀጥሬ እሰራ ነበር በሹፍርና። እና ተቀጥሬ ስሰራ የሰው ስራ በጣም እናስጠላለን ጊዜን ጥቅም የለውም ራስህን ስራ መስራት ጥሩ ነው። ስለዚህ ያው የቅጥር ሂደት ብዙም አርኪ አይደለም

መስታወት ላይ ቢያንስ በቀን አንድ ጊዜ ነው የማየው እሱም ጠዋት ከእንቅልፌ ስነሳ ፊቴን እታጠብና ከታጠብኩ በኋላ ያው የፊቴ ሁኔታ ምን እንደሚመስል በመስታወት አያለሁ። እና በመስታወት ላይ ያው በቀን ውስጥ ቢያንስ አንድ ጊዜ ነው። አያለሁ ማለት የሚቻለው እና ከአንድ በላይ ግን አንድ ጊዜ በላይ የማየት ግንልምዱ የለኝም።

ሳህኖችን ማጠብ እወዳለሁ ብዙን ጊዜ ምግብ ከበላሁ በኋላ የበላሁባቸውን ሳህኖች ራሴ ባጥብም በጣም ደስተኛ ነኝ። እና ብዙ ጊዜ ሳህን አጥባለሁ። እንደበላው የተበላበት ሳህን መቀመጥ የለበትም ወዲያው መታጠብ አለበት ብዬ ስለማስብ። እና ስራውን ደግሞ ማቅለል ነው ብዬ ስለማስብ የበላውበትን ሳህን መጠብ እወዳለሁ

እምመገበው በሳህን ነው በሳህን ወይም ደሞ በትሪ እና በትሪ ነው እምመገበው ትሪ ላይ እንጀራ እሚባል ምግብ አለ እሱን እንዘረጋና በእኛ በኢትዮጵያውያኖች ደሞ ባህላዊ ወጦች አሉ። እነዛን ወጦች አልጫም ይሁን ቀይ እንጀራው ላይ አናረግና በትሪ አርገን በዝርግ ሳህን ላይ እመገባለሁ።

የድምጽ መልእክት እልካለሁ። አብዛኛውን ጊዜ እምልካቸው መልእክቶች በድምጽ መላክ ያለባቸው ከሆኑ ስልክ ላይ ባለው። መልእክት መተግበሪያ አማካኝነት የድምጽ መልእክቶችን ሪከርድ አድርጌ ወደምፈልጋቸው ሰወችና ወደምፈልገው አቅጣጮ የድምጽ መልእክት እልካለሁ።